ውሃ ማምጣት ትችያለሽ? ውሃ ማምጣት ትችያለሽ? አዎ እችላለሁ ውሃ ብዙ ጊዜ። መሰረታዊ የሆነ ለህይወታችን በጣም አስፈላጊ የሆነ ነገር ነው። ውሃ ብዙ ጊዜ ያው ከተፈጥሮ ነው የሚገኘው። ውሃ ከወንዞች ከሀይቆች ከ ከጉድጓድ ከተቆፈረ ከከርሰ ምድር ከመሬት ስር። የተጣራ ውሃ ደግሞ ንጹህ ውሃ የቧንቧ ውሃ ከውቅያኖስ ከዝናብ ከእነዚህ ከመሳሰሉት ውሃ ማግኘት ይቻላል። ብዙ ጊዜ ውሃ። እኔ የምጠቀመው ውሃ ተጣርቶ የተለያዩ መድኃኒቶች ተደርጎበት ከወንዝ የመጣ። ግን ስር ለስር በቱቦ በብረት ቱቦ አማካኝነት ቤት የሚመጣ ውሃ ነው የምጠቀመው። ውሃ ለሰውነታችን በጣም ብዙ ጥቅሞች አሉት። አብዛኛው የሰውነታችን ክፍል የተያዘው በውሃ ነው። እያንዳንዱ የምንበላው ነገር የራሱ የሆነ የውሃ ይዛት አለው። ውሃ በጣም ጠቃሚና አስፈላጊ የሆነ ነገር ነው። አንደኛ ለኩላሊት እጥበት ቆንጆ ነው። ሁለተኛ ሰውነታችን ውስጥ የሚደረጉ የምግብ ዝውውሮችን በፈጠነ መልኩ እንዲካሄድ ውሃ ይረዳናል። ሶስተኛ ለቆዳ ጥራት በጣም አስፈላጊ ነው። ቆዳ በስርዓት ከውስጥ የሚወጡ ቆሻሻዎችን እንዲያስወጣና እንዲያስወግድ ውሃ በጣም አስፈላጊ ነው። ሌላው ደግሞ የምግብ የመፈጨት ፍጥነት እንዲፈጥን ያደርጋል ቶሎ ቶሎ የ የ ከኋላ ያለው የሰገራ መውጫ እንዲለሰልስ ሰገራችን እንዳይደርቅ። ጤነኛ የሆነ ሁኔታን ለመፍጠር ውሃ በጣም አስፈላጊ ነውና ውሃ። ከተለያዩ ቦታዎች አመጣለሁ አመጣለሁ ግን የተለያየ ጥቅም የተለያየ ውሃ እጠቀማለሁ። ለምሳሌ ለመጠጥ ተጣርቶ የታሸገ ውሃ ነው የምጠቀመው ምግብ ለማብሰል ደግሞ ቤት ለቤት የሚመጣ በቱቦ የሚወርድ ውሃ ነው የምጠቀመው። ለሽንት ቤት ደግሞ ያው በቱቦ የሚመጣው ሀው ሆኖ ብዙም ግን ጥንቃቄ አላደርግበትም ያው ለሽንት ቤትም እንደዛው የተለየ ውሃ ነው የምጠቀመው። ውሃ እንግዲህ በጣም አስፈላጊ ነው። እኔ የምኖርበት አካባቢ ውሃ በሳምንት አንድ ጊዜ ይመጣል። ስለዚህ ያንን ውሃ ምን እናደርገዋለን? በተለያዩ የፕላስቲክ ማጠራቀሚያዎች እናጠራቅምና ለሳምንት ለተለያዩ መገገያዎች እንጠቀምበታለን። ለምሳሌ ንጽህና ለመጠበቅ ቤል ለማጽዳት ልብስ ለማጠብ ለመጠጣት ምግብ ለማብሰል ለተለያዩ ነገሮች ውሃ በጣም አስፈላጊ ነው። ያው ውሃው ቤት የሚደርሰው ውሃ መጀመሪያ ከወንዝ ይሳባል ከዛ በኋላ በገንዳ በሲሚንቶ የተሰራ ጎድጓዳ ገንዳ ውስጥ ውሃው ይጠራቀማል። ከዛ በኋላ አዮዲን የሚባል መድሃኒት ይደረግበታል ይህ አዮዲድን የተባለው መድሃኒት ቆሻሻውን ከነንጹህ እንዲጠል ቆሻሻው ዘግጦ መሬት ላይ እንዲቀመጥ ያደርገዋል። ከዛ በኋላ እየተጣራ ይመጣል ከዛ ያ የተጠራቀመው ውሃ በማሽን አማካኝነት የተነፋ ውስጥ ለውስጥ በመሬት በተቀበረ ቱቦ ቱቦ ከላስቲክ ሊሰራ ይችላል። ከብረት ሊሰራ ይችላል በእሱ አማካኝነት ውሃው ቤት ለቤት ይመጣል። ከህይወታችን ጋር በጣም ከፍተኛ ቁርኝት ነው ያለው። የሰው ልጅ ውሃ ሳይጠጣ ከሶስት ቀን በላይ መቆየት አይችልም። እኔ ደግሞ ቁርስም ስበላ ምሳም ስበላ እራትም ስበላ ውሃ በጣም ነው የምጠቀመው ስለዚህ ከአጠገቤ ስራም በምሄድ ሰዓት በቦርሳዬ በፕላስቲክ እቃ ወይም ደግሞ በውሃ ኮዳ ውሃ ይዤ ነው የምሄደው። ብዙ ጊዜ ብዙ ጥቅም ስላለው ውሃ አስፈላጊና ጠቃሚ የሆነ ነገር ነው። ስለዚህ ውሃን አመጣለሁ አመጣለሁ የማመጣው ግን አንደኛ በመሄድ

ስለ ጸጉርህ ተንከባከብ ትወዳለህ ፀጉርሽን መንከባከብ ትወጃለሽ ነው መሆን ያለበት መጀመሪያ ፀጉርሽን መንከባከብ ትወጃለሽ? አዎ አዎ እጅግ በጣም አድርጌ እወዳለሁ። በመሰረቱ ፀጉር ያው የተሰራው ከፕሮቲን ነው ከፕሮቲን ከተፈጥሮ ስለሆነ። ፀጉራችን በተለይ ከእናት አባታችን በዘር የሚተላለፍ ነው። ከዘር ምንካፈለው ነው ፀጉር ነው። ሆኖም ግን ፀጉር ልክ እንደ ሰው ልጅ ሁሉ እንክብካቤ ይፈልጋል ማለት የሚሞት የሚያድግ የሚወለድ ነገር ነው። ህይወት ያለው ነገር ነው። በደንብ ከተንከባከብነው ቆንጆ ሆኖ ያድጋል። ለምሳሌ ይፋፋል ቁመቱ ይረዝማል ከርደድ ያለው ይለሰልሳል። ውፍረቱ ዘለላው ወፈር ያለ ይሆናል። ቆንጆ ይሆናል በአጠቃላይ ፀጉር በጣም ቆንጆ ይሆናል። እንክብካቤ በምናደርግ ሰዓት ስለዚህ ፀጉራችን ለምን እንከባከባለን? ፀጉራችንን አንደኛ ለራሳችን ለራሳችን መንፈሳዊ እርካታ እንዲኖረን ያደርጋል። ፀጉራችንን በምንከባከብ ሰዓት ለሰው ቆንጆ ሆነን ስንታይ ለኛ አእምሮአችን ጥሩ ደስታና ሰላም ይፈጥርልናል። ሌላው ደግሞ ንጹህ ሆነን ስንታይ በሰው ዘንድ ክብርም ይኖረናል። ሰውም ያከብረናል። ሁሌም ንጹህ ሆኖ መታየት አስፈላጊ ነው። ፀጉሬን ሁሌም እንከባከበዋለሁ። በብዛት ግን ለፀጉሬ ትኩረት የምሰጠው በሳምንት አንዴ ነው። እንዴት አድርጌ ነው ምንከባከበው? የተለያዩ ተፈጥሮአዊ ነገሮችን በመጠቀም ለምሳሌ አቮካዶ ልጬ ፈጭቼ ከሙዝ ጋር ፈጭቼ በመቀባት ተቀብቼ ለሁለት ሰዓት አስረውና በላስቲክ ከዛ በኋላ ተመልሼ መልሼ በመታጠብ። ሌላም ተፈጥሮአዊ ነገሮች ለምሳሌ እርጎና እንቁላል በጥብጦ ፀጉርን በመቀባት አሳድሮ በፌስታል አስሮ ከዛ ጠዋት በመታጠብ። ሌላ ደግሞ ቅጠላ ቅጠሎች ተፈጥሮአዊ የሆኑ ቅጠላ ቅጠሎች ለምሳሌ የመጥበሻ ቅጠል የስጋ መጥበሻ ቅጠል አለ። እሱን ሌላ ደግሞ ቁሩንፉድ ሌላ ደግሞ ዝንጅብል ነጭ ሽንኩርት ቀይ ሸንኩርት አድርጎ አፍልቶ ከዛ አቀዝቅዞ ከዛ ውሃውን በማጥለያ ማጥለል ከዛ በማጥለያ ካጣለሉ በኋላ ቀስ ብሎ ውስጥ ውስጡን ፀጉር እያካፈሉ መቀባት። ተቀብቶ በፌስታል አስሮ ማሳደር ወይም ደግሞ ጠዋት ተቀብቶ ቀኑን ሙሉ እንዲውል ማድረግ። ከዛ በኋላ በማይጎዳ ሳሙና በፀጉር ሳሙና ወይም በፀጉር ሳሙና በደንብ አድርጎ ታጥቦ ማበጠር በጣም ለፀጉር አስፈላጊ ነው። ሌላው ደግሞ በጣም ተፈጥሮአዊ የሆነ ፀጉሬን የምንከባከብበት መንገድ ተልባ ነው። ተልባ በመቀቀል በመዘፍዘፍ በደንብ አድርጌ ዝልግልግ የሚለው ወፈር ያለውን ፀጉሬን ለመቀባት እሞክራለሁ። ከዛ በኋላ ቀኑን ሙሉ ቀን የሚመቸኝ ከሆነ ቀኑን ሙሉ እውላለው ቀን የማይመቸኝ ከሆነ ግን ማታውን ተቀብቼ እንትን ለማለት እሞክራለሁ አድሬ ለመታጠብ እሞክራለሁ እንደዚህ እንደዚህ ነገሮችን በመጠቀም ፀጉሬን በሳምንት አንዴ እንከባከባለሁ። ከዛ በኋላ ፀጉር ቤት ሄጄ የሚያስፈልገኝን የፀጉር ስታይል በመሰራት ለሳምንት ለስራ ቆንጆ ሆኖ ለመታየት ዝግጁ እሆናለሁ። ፀጉራችንን ባን ባንከባከብ አንደኛ ለተለያየ ለጤና ጉዳት ሊያጋጥመን ይችላል። ፀጉር ይሰባበራል ይበጣጠሳል ይሳሳል አስፈላጊውን የሆነ እድገት አይኖረውም። ጥሩ የሆነ ነገር አይኖረውም ሰው ዘንድ ያለን እይታ ይጠፋል ይጠፋል። ስለዚህ ፀጉሬን በደንብ አድርጌ መንከባከብ እንዳለብኝ አቃለው። ፀጉሬን።

ደብዳቤ መጻፍ ትወዳለህ? ደብዳቤ መጻፍ እወዳለሁ። ያው ደብዳቤ ማለት ምን ማለት ነው። መጀመሪያ በወረቀት ስቴፑን ጠብቆ መግቢያ አለው። በእስክርቢቶ በእጅ መልእክትን ጽፎ ለምንፈልገው ሰው ማድረስ ማለት ነው። ደብዳቤ ሲጻፍ የራሱ የሆነ እንትን አለው። ለምሳሌ ከላይ ቀን ይጻፋል። ከዛ በኋላ ደግሞ ከሰር ዝቅ ብሎ ለማን እንደምንልክ ለ ተብሎ ይጻፋል። ለምሳሌ ለ ውድ ልጄ ለውድ እናቴ ለውድ አባቴ ለውድ አጎቴ። ወይ ደግሞ ለተቋም ወይ ለድርጅት እምንጽፍ ከሆነ ለ ብለን የምንጽፍበትን የድርጅት ወይም የመስሪያ ቤት ተቋም ስም እንጽፋለን። ከዛ በኋላ የመስሪያ ቤት ደብዳቤ ከሆነ ከጎኑ ጉዳዩ ብለን ጉዳዩን እንጽፍና እናሰምርበታለን። ግን የቤተሰብ ደብዳቤ ከሆነ ቀጥታ ሰላምታ በሰላምታ እንጀምራለን። ለምሳሌ የምወድሽ እናቴ ለጤናሽ እንደምን አለሽ እኔ በጣም ደህና ነኝ። ካንቺ ናፍቆት በስተቀር ሁሉ ሰላም ነው። አንቺ ጋር እንዴት ነው እያልን እንቀጥላለን። ወንድማችንም ከሆነ ይድረስ ለውድ ወንድሜ ታላቁ ወንድሜ። እንደምን አለህ ኑሮ እንዴት ይዞሀል እኔ ከአንተ እና ከቤተሰብህ ናፍቆት በስተቀር እኔ ደህና ነኝ። ለጤናየ ደህና ነኝ እያልን በሰላምታ እንጀምራለን። ከዛ ቀስ እያልን ወደ መሃል የሚያስፈልገንን ሀሳብ የገለጽን እየገለጽን መናገር የፈለግነው ሀሳብ ምንድነው? ማስተላለፍ የፈለግነው መልእክት ምንድነው? የሚለውን እየገለጽን እየገለጽን እንሄዳለን። ለምሳሌ ፕሮግራም ስላለ እንዲመጡ ሊሆን ይችላል። የሆነ የደረሰብን ወይ የገጠመንን ችግር ለእነሱ ለማሳወቅ ሊሆን ይችላል። ናፍቆታችንን ለመግለጽ ሊሆን ይችላል። ቀጠሮን ለማስያዝ ሊሆን ይችላል። የመስሪያ ቤት ደብዳቤ ከሆነ ደግሞ ችግር አቤቱታ እንዲታይልን የምንፈልጋቸውን ነገሮች ሊሆን ይችላል። ስለዚህ መሃል ላይ ዘርዘር አድርገን ዋና ዋና የሆኑ ሀሳቦችን እንገልጻለን። ከዛ በኋላ ዋና ዋና የሆኑ ሀሳቦችን ከገለጽን በኋላ ወደ መጨረሻ አካባቢ መደምደሚያ እናደርጋለን። ማለት ምን ለማለት እንደፈለግን ዋና ሀሳባችን ምን እንደሆነ። መደምደሚያ እንጽፍ እና የመስሪያ ቤት ደብዳቤ ከሆነ ወይም የተቋም ወይም የስራ ደብዳቤ ከሆነ። ሀሳባችንን ምንገልጸው ይሄን ስል በትህትና አሳውቃለሁ። ይሄን ስል እናገራለሁ ይሄን ስል በትህትና አሳውቃለሁ። እያልን ከስር መደምደሚያውን እንጽፋለን። የቤተሰብ ከሆነ ደግሞ የምወድሽ እናትሽ እኔ የምወድህ እህትህ እኔ ትናፍቁኛላችሁ እወዳችኋለሁ ይሄን በመሳሰሉት ቃላት ደብዳቤ ይዘጋል። ከዛ መጨረሻ ላይ ምን ይደረጋል? ከስር የግል የሆነ ፊርማ ይፈረማል ማለት ነው። ከዛ በኋላ ደብዳቤው ይተጣጠፍና ደብዳቤ የሚላክበት የደብዳቤ መላኪያ የታሸገች ወረቀት አለች የራሷ የሆነ ፎርማት አላት እሷ ውስጥ ይገባና ይታሸጋል። ከዛ ከላዩ ላኪ እከሌ እከሌ እከሌ ተብሎ ስሜት ይጻፋል። ተቀባዩ ደግሞ እከሌ እከሌ እከሌ ተብሎ ስሜት ይጻፋል። ከዛ በኋላ ወደምንፈልገው ወይም ወደ ጻፍንለት ሰውዬ በፖስታ ቤት አማካኝነት ይላካል። ወይም ቅርብ ከሆነ በሰው በእጅ እንዲሰጥ ይደረጋል። ፖስታ አብዛኛውን አሁን አሁን ላይ እየቀረ ቢመጣም ቴክኖሎጂው እየተራቀቀ ቴክኖሎጂው እየዘመነ ቢመጣም ብዙ ጥቅም አለው። እንደኛ ሰው ስሜቱን ህጋዊ በሆነ መልኩ በተያዘ

አዎ ያታክልት ስራ ታደርጋለህ? አዎ ቤት ውስጥ አታክልት እሰራለሁ። እ አታክልት ማለት ምን ማለት ነው? ሳይበስሉ እ እና በስ ተበስለውም ሊበሉ የሚችሉ እ ነገሮች ናቸው። ወይም ደግሞ ከተፈጥሮ የሚገኙ አታክልቶች ናቸው አብዛኛው ሳይበስሉም በስለውም ሊበሉ ይችላሉ። ለምሳሌ አትክልቶቹን በምንዘረዝር ሰዓት ካሮት አለ ሽንኩርት አለ እ ድንች አለ ቀይ ስር አለ ፎሶሊያ አለ እ ዙኩኒያ አለ እ ሌላ ቃሪ አለ ጥቅል ጎመን አለ ጥቁር የሀበሻ ጎመን አለ እ እነዚህ እነዚህ የመሳሰሉት ሰላጣ አለ እ ቆስጣ አለ እነዚህ እነዚህ ነገሮችም ሌላ ደግሞ ስራ ስሮች አሉ በተለይ ደግሞ ቦይና የሚባል አለ ቦዬ የሚባል አለ እነዚህ እነዚህ የአታክልት የአታክልት አይነቶች ቲማቲንም ጨምሮ የአትክልት አይነቶች ናቸው። ለምሳሌ አትክልቶቹን በምንዘረዝር ሰዓት ካሮት አለ ሽንኩርት አለ ድንች አለ ቀይ ስር አለ ፎሶሊያ አለ አጥበዋለሁ ከዛ ሙሉጭ አድርጌ ካጠብኩኝ በኋላ በትልልቁ ቀንጠስ ቀንጠስ አደርጋለሁ ከዛ በኋላ ቀይ ሽንኩርት ልጣለሁ ከዛ ቀይ ሽንኩርቱን አጥቤ እ እከትፋለሁ በወፍራሙ በጎን በኩል ሸርደም ሸርደም አድርጌ እከትፋለሁ ከዛ ቃሪያ እከትፋለሁ እ ከዛ በኋላ ካሮት እፈቀፍቃለሁ ከዛ በኋላ ሎሚ ያደርጋለሁ ከዛ በኋላ ኮምጣጤ አደርጋለሁ እና እነዚህን ሰላጣዎች ቲማቲም ደግሞ አጥባለሁ ቲማቲም አጥቤ ወፈር ወፈር አድርጌ እከትፋለሁ ወፈር ወፈር አድርጌ እከትፍና ቲማቲሙን ሰላጣውን ቃሪያውን ቁምጣጤውን ሎሚውን አንድ ላይ በመደባለቅ በሳሃን አስቀምጣለሁ ከዛ በኋላ ከምግብ ጎን ለጎን ወይም ደግሞ ብቻውን በዳቦ እንዲበላ አቀርባለሁ። ሌላ አታክልት ብዙ አይነት አታክልት ልሰራ እችላለሁ ድንች ከቀይ ስር ጋር ድንች ከካሮት ጋር ጥቅል ጎሜን ከካሮት እና ከድንች ጋር እናድርጌ ልሰራ እችላለሁ። ሌላ ካሮት ብቻውን አድርጌ እ ልሰራ እችላለሁ ቲማቲም ባዶውን ብቻ ለምሳሌ ቲማቲም ሰላጣ ብቻውን እንዴት ነው የሚሰራው ቲማቲም ይታጠብና ይከተፋል ከዛ በኋላ እ ሽንኩርት ቀይ ሽንኩርት ይከተፋል ቃሪያ ይከተፋል ነጭ ሽንኩርት ትንሽ ደቀቅ ያለ ነጭ ሽንኩርት ይደረጋል ከዛ ጨው ይደረጋል ከዛ በኋላ ይገናኛሉ እነዚህ ከዛ በኋላ እንደ ማባያ ከእንጀራ ጋርም ሊሆን ይችላል ከዳቦም ሊሆን ይችላል እ አንድ ላይ ሊበላ ይቀርባል ማለት ነው። ሌላው አታክልት እ የ ሀበሻ ጎመን ጥቁር ጎመን የ ሀበሻ ጎመን በደንብ ተደርጎ ይቀነጥስና ከዛ በኋላ ይታጠባል ብዙ ቆሻሻ ነው የሚኖረው ይታጠብና ከዛ በኋላ ይንጠፈጠፋል ከዛ ሽንኩርት ውሃ በደስት ይጣዳል ከዛ ሽንኩርት ይታጠባል ይከተፋል ቃሪያ ይከተፋል ነጭ ሽንኩርት ይከተፋል ከዛ የውሃው ፈላ ሲል ጉመኑ ውሃው ላይ ጨመርና በእንፋሎት እንዲበስል በውሃው እንዲበስል ይደረጋል። ከዛ ጉመኑን ትንሽ በሰል ሲል ይታይና ዘይት ይጨመራል የተወሰነ ሽንኩርት ይደረጋል ነጭ ሽንኩርት ይደረጋል ቃሪያ ይደረጋል እነሱ እንዲገናኙ ይደረጋሉ ከዛ በኋላ በጣም ሳይበስል ቅጠሉ ሙትት ሳይል ይዘቱን ሳይለቅ ከደስት ከእሳት ይወጣል ማለት ነው ከዛ በኋላ በማባያ በሩዝ ሊሆን ይችላል በንጀራ ሊሆን ይችላል እና በዳቦ ሊሆን ይችላል ጎመኑ ይበላል ማለት ነው። ሌላ ደግሞ በተመሳሳይ የሚበስሉ አታክልቶች እና ስራ ስሮች አሉ ለምሳሌ ቡና በውሃ ተቀቅሎ ተልጦ ተከትፎ በሚጥሚጣ ወይም በቃሪያ ወይም ደግሞ በዳጣ ተደርጎ ይበላል ሌላው ደግሞ ድንች ብቻውን በበርበሬ በቀይ ወጥ ተደርጎ ተሰርቶ በእንጀራ እና በሌሎች

በባህላችሁ ሰርግ እንዴት ይከናወናል? በባህላችን ሰርግ የራሱ የሆነ ስነ ስርዓት አካሄድ አለው። ሰርግ ማለት ነው። በመጀመሪያ ምን ማለት ነው? ሰርግ ማለት አንድ ወንድና አንድ ሴት በመፈቃቀድ በራሳቸው ፍላጎት አብሮ ለመኖር ወስነው አንድ ላይ ለመኖር የወሰኑበት ሁኔታ ነው። እና ባህል ማለት ደግሞ ምንም አይነት ስልጣኔ ወይም የሰው ሀገር የሰው ሀገር ልምድ የሌለበት ወይም የሰው ሀገር ወግ የሌለበት ማለት ነው። እንግዲህ እኔ ባለውበት ሀገር በሰርግ በባህላችን የሚደረገው መጀመሪያ ምንድነው የሚደረገው? ወንድና ሴት ይተዋወቃሉ ከዛ በኋላ ምን ይደረጋል? ይግባባሉ ይጠናናሉ ከዛ ረጅም ሰዓት ከወሰዱ አንድም አመት ይሁን የተጠናኑት ሁለትም አመት ይሁን ስድስት ወርም ይሁን ብቻ ለመጋባት በሚወስኑ ሰዓት ወንድየው በሀገሩ ላይ ወይም በሰፈሩ ትልልቅ ናቸው ያላቸውን ትልልቅ ሰዎች። ይሰበስባ ይሰበስብና ወደ ሴቷ ወይም ሊያገባት ወደፈለገው ሴት ቤተሰብ ቤት ይልካቸዋል ሽማግሌዎችን ይልካቸዋል። ከዛ ለቤተሰቧ ሽማግሌ እንደሚላክ ሄዳ ሴቷ ትናገራለች ማለት ነው። ስለዚህ የሴቷ ቤተሰቦች ሽማግሌ እንደሚመጣ ስለሚያውቁ ቤታቸውን ተዘጋጅተው ይጠብቃሉ ማለት ነው። ስለዚህ እነዚህ ሽማግሌዎች ይሄዱና ቀጥታ የሴቷ ቤት ሄደው አይቀመጡም ይቆማሉ። ከዛ ለምን መጣችሁ ይባላሉ? የመጣነው ልጃችሁን ለልጃችን ፈልገን ነው ይባላል። ከዛ በኋላ ማን ነው ይባላል? ስለልጁ ይጠየቃል ምን አለው ይባላል ልጅቷን በምን ያስተዳድራል ምን ስራ አለው? ምን ንብረት አለው? የማን ልጅ ነው? ሀገሩ የት ነው እየተባለ በልጅቷ ቤተሰቦች ይጠየቃል ማለት ነው። ከዛ በኋላ ይሄንን ሁሉ ምላሽ የተላኩት ትልልቅ ሰዎች ሽማግሌዎች ይመልሳሉ ከዛ ቤተሰቦቹ የሴቷ ቤተሰቦች አጥጋቢ ነው። ብለው ካመኑበትና ደስተኛ ከሆኑ ሽማግሌዎቹ እንዲቀመጡ ተቀመጡ ይሏቸዋል። ግን በሁኔታው ወይም በሚያገባው ሰውዬ ወንድ ደስተኛ ካልሆኑ ቤተሰቦች ምን ይደረጋል? እንዳይቀመጡና በመጡበት ተመልሰው እንዲወጡ ይነገራቸዋል ማለት ነው። ስለዚህ እንዲቀመጡ ይነገራቸውና ሌላ ተጨማሪ ብዙ ጥያቄዎች ይጠየቃሉ። ከዛ በኋላ ያንን ጥያቄ ከመለሱ በኋላ ለሚቀጥለው ሳምንትም ሆነ አስራ አምስት ቀን ቀጠሮ ይሰጣቸዋል። የቀረውን ለማውራት ከዛ ሽማግሌዎቹ ተመልሰው በተሰጣቸው ቀጠሮ መሰረት የሴቷ ቤት ይሄዳሉ። በዛ ሰዓት የሴቷ ቤተሰቦች በደንብ ተደርጎ ድግስ ይደገሳል ምግብ ይዘጋጃል ለአካባቢ ይነገራል ለሰፈር ይነገራል በጣም ከፍተኛ ደስታ ነው የሚሆነው። ከዛ ያ የተዘጋጀው ምግብ ሽማግሌዎቹ በተቀጠሩበት ቀን በሚመጡ ሰዓት ይሰጣቸዋል ይቀርባል። ደስታ ነው ፌሽታ ነው በጣም ብዙ ጎረቤት ይጠራል ዘመድ አዝማድ ይጠራል። ከዛ የሰርጉ ቀን ይወሰናል። እና ሽማግሌዎቹ ከተጋበዙ በኋላ ወደመጡበት ይሄዳሉ ማለት ነው። ከዛ በኋላ ጊዜው በሚደርስ ሰዓት ወይም ደግሞ የሰርጉ ቀን በሚሆን ሰዓት የወንዷም ቤተሰቦች የሴቷም ቤተሰቦች ሰርግ ይደግሳሉ ትልቅ ድግስ ይደገሳል። ከዛ በኋላ ወንዱ ይመጣና ከሴቷ ቤት ሴቷ ቤቷ ነው የምትቀመጠው ወንዱ ቤቱ ነው የሚሆነው። ልክ የሰርጉ ቀን መጥቶ የተዘጋጀውን ዝግጅት በልቶ የእናት አባት እግር ስሞ ሚስቱን ወይም ሴቷን ይዞ ወደ ቤቱ ይሄዳል ማለት ነው። ከዛ ቤቱ እሱም የሚያዘጋጀው ድግስ አለ በጣም ጭፈራ ይኖራል። ደስታ ይኖራል። ሰዎች ይጠራሉ ጎሮቤት ይጠራል ዘመድ አዝማድ ወዳጅ ሰፈር አካባቢ ሁሉ ይጠራል። ስለዚህ ከባድ የሆነ ድግስ ነው የሚደረገው ጭፈራ ይኖራል ደስታ ነው ሚጠጡ ሚበሉ ብዙ ነገሮች ይኖራሉ። ስለዚህ በአጠቃላይ በባህላችን ሰርግ